ወደ መናፈሻ በቀን አንድ ጊዜ እሄዳለሁ። በቀን አንድ ጊዜ በብዛት እሄዳለው ግን አዘውትሬ ኣልሄድም ያው በርግጥ መናፈሻም እዛ ያለንበት ከተማ የለምን ያው ብዙ ውጣውረድ ነው ህዝቡ ሆስፒታልም በግቢም ያው በቀን አንድ ጊዜ ሁለት ሶስት የምሄድበት ጊዜ ይኖራል አላት አንቺ

ሌሎች ነው የደከሙትን የተስፋ የቆራጡትን እና የተጨነቁትን ማበረታታት አያዟቸው በሩት ጠንክሩ እያልኩ ማበረታታት እወዳለሁ ደስ የሚለኝ ነገር እንደዚህ አይነት ሰዎችን ማበረታታት እና ድጋፍ ማድረግ በህይወቴ ደስ ይለኛልና ብዙ ጊዜ አደርገዋለሁ። ይሄም ደግሞ መልካም ነገር ነው በተለይ የተጨነቁ ሰዎችን ማበረታታት የሚሰሩትን አይዧችሁ ማለት በጣም ጥሩ ነው

መተግበሪያዎችን እወዳለሁ ያው በብዛት ቴሌግራም እጠቀማለሁ። እና ኢሞም እጠቀማለው እና ከዚህ በታች ጥሩ ነው አንድም ያለ በፍጥነት ጥሩ ለመላክ ይጠቅምሃል። እኛ ሳንቀሳቀስ ሳንሄድ ባለንበት ሆነን ያው የምንፈልጋቸው ነገሮች ቶሎ እንዲደርሱ ይጠቅማል። እና መተግበሪያዎች መብዛት እወዳለሁም እጠቀማለሁም

የጫማዬ ቁጥር አርባ አንድ ነው። አርባ አንድ ትክክለኛ ግን እኔ አርባ አንድ ቁጥሩ ልክ ሳፋ የሚለው እግርህ ማናፈስ አለብህ። ለበሽታ እንዳትጋለጥ እንዳይጨራመት። ማናፈስ ስላለብህ ስላለብህ አርባ ሁለት ቁጥር አዘለለን አርባ ሦስትም አደረገበት። ግን እግር ሲናፍስ ነው ጥሩ ጣቱ የተጨራመመ ጣት እንዳይመስል። ሰፋ ያለ ጫማ መጠቀም አለብህ

ጥቅማ ጥቅም የወንበር ጥቅማ ጥቅም አለኝ። የዩቲዩብ ጥቅማ ጥቅም አይባልም በርግጥ አለኝ ግን ያን ያህል አይደለም እኛ ሀገር ላይ አሁን። ብዙ ጥቅማ ጥቅም የለኝም አብዛንም ጊዜ ደሞዜ ነው። ከዛ ውጪ ግን የወንበር አበል ሆነ ለመሞት ነበር እሷንም በቅርቡ ቀን ያው አልፈልግም ብዬ ትቻታለሁ። እና ሌላ ጥቅማ ጥቅም ብዙ የለኝም። ቢኖረኝ ግን ደስ ይለኛል ነገር ሀገሪቷ ደሃ ስለሆነች ግን የለኝም

ወደ ስራ እሄዳለሁ ግዴታ ነው ስራ በጧት ለባብሶ ፏ ብሎ ሽቶ ተረጭቶ ወደ ስራ መሄድ አስፈላጊ ነው። ስራ ደግሞ ስትሰራ ነው ደስተኛ የምትሆነው ደስተኛ የሚያደርገው ሰላም የሚሰጠው ጭንቀትን የሚያደርገው ስራ ውሎ ሲመጣ ነው። እና ስራ መሄድ በጣም አስፈላጊ ነው። እኔ እወዳለው ሁልጊዜ እሄዳለሁ። ወደ ስራዬ በሰአት ምገባው ነው የምሄደው ይሄ ግዴታዬ ነው

ቅርጫት አለኝ? አዎ። ቅርጫት እንጨት እንቁላል የሚያዝበት፤ ገበያ ተሄዶ የተለያዩ አስቤዛ የሚያዝበት ቅርጫት አለኝ። ያው ደግሞ በገጠሩ ቅርጫት ለገለባ መስጫ ለከብቶች ገለባ አፍሰህ የምትሰጥበት ነው። እና ቅርጫት በብዛት ቤታችን እንጠቀማለን። አለን። መስራት ራሱ እችላለሁ።

እንደገና ጥቅም ላይ የተበላሹ እቃዎችን ጠጋግኖ የተቀደዱ ልብሶችን ሰፍቶ ጠግኖ ማዋል ደስ ይለኛል። በተለይ በቤት እና በመስሪያ ቤት የተበላሹ እቃዎችን ከተለያዩ ነገሮች ጠጋግኖ እጥቅም ላይ ማዋል ያስደስተኛል። ይሄ የሀገርን ኢኮኖሚ ከመቆጠብ አንፃር ጥሩ አስተዋጽኦ አለው።

ከጎረቤቶቼ ጋር በጣም ጥሩ ሆነ ግንኙነት አለ። እኔ ከሰው አልጣላም ሰው አላስቀይም እኔም አልቀየምም ምንም ቢሆን ማለት ቀየም ሰው ጥግ አልደርስም። እና ከጎረቤቶቼ ጋር ይሄ ልጅ እንዴት ነው የሚያወጣው? የሚገባው ብሎ ይገኛቸዋል እና እኔም በጣም ጥሩ ግንኙነት ነው ያለኝ። በርግጥ የብዙ ጊዜ ባይኖረኝም ባለች ጊዜ ወደ ቤተሰብ ጋር በደስታ እናመጣው እኔ ዛሬ ነው የማሳልፈው።

ገንዘብ እቆጥባለሁ ያው ከማገኛት ከቤት ኪራይ ከእለት ወጪ ከወርሀዊ ወጪ ከልብሶ መግዣ እነደዚ ከግዴታ ወጭዋች የተረፋኝን እቆጣባለሁ ለነገ የሚባል ነገር አለ። ገንዘብ ካልቆጠብክ ዛሬ ጊዜው ከሌለህ የለህም ትቶ ነው። የሚጠፋው እና ገንዘብ እቆጥባለሁ ግን ተቆጥበውም አያጠራቅም ምክንያቱም የመንግስት ደሞዝ ነው ከእጁ ወደ አፍ ነው

የመንገዴን ስም አውቃለሁ በገብርኤል ሰፈር በጊዮርጊስ ሰፈር በከተማ በኬላው ጋር የሚባል እያንዳንዱን የመንገድ ስም አውቃለሁ። በየት ገብቼ በየት እንደምወጣ? ትንሿንም ትልቁንም ቀዳዳ መውጫ መግቢያ መንገድ ስማቸውን አውቃለሁ። የተሰየሙት ይሄ ግዴታ የኑሮ አንዱ ግዴታ ስለሆነ የመንገድ ስም አውቃለው።

ባዶ እግር መራመድ ታውቃለህ እንዴ? ሁሌ ያደኩበት እኮ ነው በባዶ እግር ነው ያደኩት ያው አሁን በባዶ እግር ነው በባዶ እግር ነው በባዶ እግር መሄድም በጣም ወሳኝ ነው። ሰውነትን ያው እንትን ይላል እና በባዶ እግር እስከ አስራ አምስት አመት የባዶ እግር ሄጃለሁ። አሁንም አንድ አንድ ጊዜ በገዳም ሲሄድ በባዶ እግር እሄዳለው እና ባዶ እግር መሄድ ወሳኝ ነው።

አይስክሬያም ብዙ አልወድም ግን አንዳንዴ ጊዜ ደስ ይለኛል ግን ጣፋጭ ነገር ሲበዛበት ያን ያህል አያስደስተኝም ያው አንድ ሁለት ጊዜ ቀምሻዋለሁ መሰለኝ እንጂ አንድ አፍቃሪ አይደለሁም ያስቅድብ በላቀነ ማብቃት መለየ ጣፋጩ ለሰውነትም ጥሩ አይደለም ስኳር ያመጣል ግፊት ያመጣል እንደዚህ ነገር የለም አላዘወትረውም።

የሽያጭ ግብ የለኝም። ያው የራሴ ምለው የለኝም ቢኖረኝ ጥሩ ነበረ ግን ያው ካለው ኢኮኖሚ እና ችግር አንፃር የሽያጭ ግብ የለኝም እንግዲህ ወደፊት ይኖረኛል ብዬ አስባለሁ። ብሸጥ እና ቢኖረኝ ደስ ይለኛል እና ግን እስካሁን የሽያጭ ግብ የለኝም። እርሻም ስለማላርስ ነጋዴም ስላልሆንኩ እነዚህ ነገሮች አዎ አስካሁን የሉኝም

መስኮት ግን መቀመጥ ደስ ይለኛል አየሩን ማየት ከውጭ ያ ሉ እንቅስቃሴዎችን ማየት እና ቁጭ ብሎ መጎብኘት መስኮት ጋር ሁሌ በጣም ደስ ይለኛል። መስኮት ግን ወደ ውጭ እያየህ አላፊ አግዳሚውን ወጪ ወራጁን እና ደግሞ ንጹህ አየር ከውጭ እየሳብክ መስኮት ጋር መቀመጥ ያው በጣም ደስ ይለኛል ያው ብዙ ጊዜ ምቀመጠውም ያው እንደዛ ነው።

ወደ ሱቅ ከመሄዴ በፊት ዝርዝር አልጽፍም ምክንያቱም እኔ የምገዛቸውን ነገር ቀላል ናቸው አንድ ነገር በነገር ነው የምጽፈው እና ብዛት ያለው ነገር ስለማልገዛ። ያው ዝርዝር አልጽፍም ብታዘዝ ራሱ በጭንቅላቴ ይዤ ቅድም ተከተል መዝገብ መዝገብ እንዲሁ በአእምሮ ይዤ ነው እንጂ ምሄደው ዝርዝር ጽፌ እስካሁን ሄጄ አላውቅም። ያው በጭንቅላት ነው ይዤ ምሄደው

ባህላዊ ምግብ ያው እምወደው ጎመን ነክ ነገር ደስ ይለኛል ጎመና ጎመን ተሰርቶ ክትፎ ጥቅል ጎመን አራጂ ጎመን እንደዚህ የሚባለው እና ጎመን በጣም ያስደስተኛል። ከዛም ደግሞ እንደው በየአይነት ከጎመኑም፣ ካለጫውም፣ ከቀዩም፣ ከድንቹም እንደዚህ የተቀያየረ በየአይነት ምግብ ባህላዊ ምግብ ደስ ይለኛል።

ስለ በልጅነቴ የመኖሪያ ቤት ንገረኝ የሚያነብ ስራ ስለሌለ በልጅነቴ ገጠር ነው የምኖረው። ገጠር በጣም ነው የምኖረው በጣም ደስ የሚል ነው። ደጋማ ተራራማ ሀረ ጎራው እያልኩ እየሸለልኩ በጎቼን እያገድኩ በልጅነቴ በገጠር። እና በጣም የሚያስደስት ነው። ሁሌ ያደኩበት የገጠሯን ቦታ ባያት ደስ ይለኛል። እና ሁሌም ታስደስተኛለህ

ሽቶ ወሳኝ ነው። እጠቀማለው ያው ሰውነትህ ላብ ላብ እንዳይል። ሽቶ ጥሩ መዓዛ በሰፈሩ ስታልፍ በሰው መሃል ስትቀመጥ ከሰው ጋር ስትሄድ ጥሩ መዓዛ ያለው ሰው ይሄ ሰው ሚጠቀመውን አይነት ነው ሰው ሁሉ እንዲቀርብህ። እና ሽቶ እጠቀማለሁ። ስትጠቀም ጸሎት አድርጌ ነው መንፈስ እንዳይሰፍርበት ማድረግ አለብህ? አይደል

ኮከብ ትወዳለህ አንዱ አንዱ ሲሯሯጥ ከአንዱ ቦታ አንዱ ሲሄዱ ሽር ብለው ይሆናል እንደው በጀርባ ትተኛና ወደ ሰማይ። በቃ ወደ ሰማይ አመለከትኩኝ አስተሳሰተኛን ቤት የራሱ ጣራው ከፍት ይሁን ብር ቢባል ይኖር ሁሌ ኮኮቦችን ሳይባል አስተሳሰተኛን አኳኋክ ኮከብ ያው በጣም ነው የሚል ነው።

ብዙዎች በስራ የተጠቀመጡ ናቸው ተጣጥፈው ከታጠቡ በኋላ እንዲነፋሱ ይቀመጣሉ ከተነፈሱ በኋላ በስነ ስርዓት ተጣጥፈው ይቀመጣሉ። ያው ስለብሰውም ያው ደግሞ በስነ ስርዓት አጥፊ ስለምናስቃምጥ ስለብሳቸውም በስነ ስርዓት ይለበሱልኛል። ልብሶቼን በስነ ስርዓቱ አጥፌ ያው አጣጥፌ አስቀምጣቸዋለሁ ስፈልግ ደግሞ ለመልበስ አወጣንላቸዋለሁ። ስትጨርስ አጥባቸውና አስቀምጣች

ኢንተርኔት አለኝ እቤቴ ያው የሀገራችንን ኔትወርክ ብዙም አስተማማኝ ባይሆንም አለኝ በቤት በመስሪያ ቤትም አለኝ እንተርኔት ያው እንደዚህ አይነት ስራዎችን ለመስራት ቅልጣፍ ያደርግልሀል ብዙ ብርም አይበላህም። እና በለየት ያለ ከምትሞላ ኢንተርኔት ትጠቀም ጥሩ ነው። ፍጥነቱም ጊዜውም ደግሞ ኢኮኖሚ ለመቆጠብ ጥሩ ነው።

መስኮት አንተ ተቀመጥኩ እከፍታለው አየው ማስገባት አለብህ ከሰል ብትጠቀም ከሆነ ምግብ የምትሰራ ከሆነ የት ውስጥ አባዝቶ ነው መስኮቷን ትከፍትና የውጩ ኦክስጅን እንዲገባ ማድረግ አለብህ ታፍነ ራስህና ሌሎች በሽታዎች ላለመሞት ላለመያገብ መስኮት ብትከፍት መናፈስ ግድ ነው። እና አደርጋለሁ ከፍት አደርጋለው

በቤት ውስጥ ቀን ቀን በተለይ ካልተኛው በስተቀር ተቀምጦ መዋል በጣም ያስጠላኛል መቀመጥ ይሰለቸኛል እቤቴ አልውልም። ወይ ካልተኛው በስተቀር በቤት ውስጥ መዋል ብዙም ደስ አይለኝም የው ብቸኛው ስለሆንኩ ቤት የሚያጫውተኝ ነገር ግን ስለሌለ ቤት ውስጥ መቀመጥ በጣም ነው የሚጨንቀኝ እና ቤት ውስጥ አልቀመጥም። ያው ጭንቀት ያመጣል

በቤተሰብ ምን ያህል ጊዜ? የቤተሰብ ብዙ አይሰበሰቡም የሚሰበሰቡት ለበአል ለበአል ነው። ለበአል ነው ጊዜ ቤተሰብ አንሰበሰባለን እንጂ ያን ያህል ስብሰባ ተብሎ አንሰበሰብም። ግን በአንድ ለመሰበሰብ ከበብ ለአድርገን እጫወታለን። ከዛ ውጪ ግን ያው ታስቦበት የስብሰባ ጊዜ የለም።

በበጋ ወቅት ያው ገበያ ማለት ጉዞ እሄዳለሁ። አንዳንድ ቦታዎችን አያለሁ። በበጋ መሬት የለኝም። እንጂ ደግሞ መሬትን ማለስለስ ለእርሻ እንዲሆን ለረሻ ስር ከመስራት እንደዚህ ነገር ደስ ይለን። በክለብ ቤት በቤተሰብ ጋር በለው በእግዚአብሔር ደግሞ ከአንድ ቦታ አንድ ቦታ መሄድ እዝናናለሁ። በእግር ወክ ማድረግ የሰውነው

ቅመማ ቅመማ በዛ በምግብ ሊስት ይችላል። ግን ዘይት እና በርበሬ ያስጣላል ይሄ ውስጥ ያካለን ግን ሌሎች ሌሎች ቅመማ ቅመሞች በጣም ያስደስታል። ጣእሙም ከበላሁ በኋላ ላይ ህይወት የሚሰጥህ ለሰውነት የሚሰጥህ መናገር በጣም አስተሳሰብ ነው የምናውቀው መቅበን የምንበዛበት መግቢት። ከምንም በላይ ያው አስተሳሰት ነው። እኔም መመከብ ነው።

በተለይ በሃይማኖት ዙሪያ የማናውቃቸውን አንዳንድ አዲስ ነገሮችን ማማር ማስማት መዳመጥ እና በስራ ቦታ ላይ ያው ስማር ፋርማሲን እንደመሆኔ መጠን በህክምና አዲስ መድኃኒቶች ሲመጡ እነሱ እነሱን መማር ማወቅ ሁል ጊዜ ደስ ይለኛል።

ፎቶ ማንሳት እወዳለሁ በተለይ ተራራው ጋራው ክረምት በሆነ ጊዜ አረንጓዴ የሆነ ጊዜ ሰዎች ደግሞ ሰርግ ላይ ጩኸት ጭፈራ ላይ እንደዚህ ሲያደርጉ ፎቶ ማሳደስ የሰኛና ፎቶ መረጃ ነው። አንድ ሰው ሳያሰበው ቅጽበታዊ ነገር አንስተህ ስታሳይ በጣም ይደሰታል እና በሄድክበት ቦታ ደግሞ ቦታዎች ላይ እዛው ፎቶ ማንሳት እወዳለሁ ማለተ ነው

ብዙ ትንሽ አለኝ ያው ዞሮ ይሄንንም ማደረገው እዛ ነው አለኝ። ብዙ ትንፋሽ እቆያለሁ ብዙ ጊዜ እቆያለው እና ችሎ የመቆየት እና ትንሽ የመቆየት ነገሮችን አደርጋለሁ ይሄ በጣም አስፈላጊ ነው። ደግሞ ደግሞ አለኝ አሁን ባለን መሰረት የምትጠቀምበት ይሄ በህይወቴ የማደርጋቸው ነገሮች ናቸው።

ቀርቀሃ በአካባቢዬ ያው ወደ ቆላ አካባቢ ያድጋል እኛ ሰፈር አያድግም ወደ ቆላ አካባቢ ያድጋል ያው ቀርቀሃ ደስ ይላል እኮ ሲያድግ ዱላ ሆኖ ዘንጉን መቆሚያዉን ስትይዘው ደስ ይላል ግን ያው በአካባቢያችን ብዛት የለም። ወደ ቆላ አካባቢ ነው ያለው። የቆላው ቀርቀሃ ነው እንደውም አሪፉ እኛ ጋር ነው ደጋ ስለሆን ነው ተተክሎ ማይሆነው ተሞክሮም አይታወቅም። በርግጥ ሊሆን ይችላል ግን እኔ ያለሁበት አካባቢ ላይ ነው።

በልጅነቴ የምወደው ጨዋታ የገና ጨዋታ ነው። "በገና ጨዋታ አይቆጡም ጌታ" እያልኩ ሩሯን እያሳደድኩ ብለው በጣም እኮ ነው የሚያስደስት እኮ ነው በቃ ፈታ በምትልበት በቃ የዘለም በየቃ ሰው ይዘን የምትጠፋበት በልጅነቴ በጣም የሚያስደስተኝ ጨዋታ የገና ጨዋታ በገና ጨዋታ አይቆጡም ጌታ ጨዋታ ጨዋታ

መዘመር እወዳለሁ የግን ድምጽ የለኝም የቤተክርስቲያን መዝሙር መዘመር እንዲሁም ደግሞ በትምህርት ቤት አለው መዝሙር ውብ አገሬ ውብ አገሬ ውብ አገሬ በአንቺ እኮ ነው መከበሬ መከበሬ እሚለውን መዝሙር ሁሌ ብዘምረው ብዘምረው ደስ ይለኛል። እንዲሁም በቤተክርስቲያን እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው እሚለውን መዝሙር ብዘምረው ደስ ይለኛል

በጣም ደስ እሚል ሽታ እወዳለሁ ይሄ እንዲህ የሽቶ አይነት ሽት ለስለስ ያለ ግማግም ነገር የመጥፎ ሽታ ከሆነ ወደዛው ግንባሬን ነው የሚገርም። ግን ጣፋጭ ሆነ የሹታ አይነት ሽታ የቀይ ዛሬ የቀይ ዛሬ ነጫጭ ድስ እሚሉ ሽታዎችን እወዳለሁ። ደግሞ በጣም ወሳኝ አስፈላጊ ነው ይሄ ለአፍንጫም በሽታ የመጣችውን ጥሩ

የስራ ልብስ ያው ጋውን ከዛ ውጪ ንጹህ ልብስ የማያስወቅስና እንግዲህ ወልዴ ተደጋጋሚ ልብስ አለብስም አቀያይራለው። የስራ ልብስ ግን ጋውን ይዤ እጅግ በመልበስ እለብሳለሁ የስራ ልብስ ውሳኝ ነው ለብሼ ነው የሚሄደው። ደግሞ ንፁህና ደስ የሚል ሰው የት የሚልበት የስራ ለብስ እለብሳለሁ ያው ስራዬም ንፁህና ተጠብቆ የሚሰራ ስለሆነ።

የትርፍ ጊዜ ማሳለፊያ ከጓደኛ ጋር መጫወት ሻይ ቤት ሂዶ ሬስቶራንት መዝናናት ቤተክርስቲያን መሄድ እነዚህ ነገሮች አደርጋለሁ ከዛ ደግሞ እረፍት ማድረግ በቤት ገብቸ ተኛው እረፍት ማድረግ ይሄ ድርጊት ማድረግ ድርጊት ነው ይሄን ማድረግ በትርፍ ጊዜ ማለት ነው።

እኔ አንድ ወር ድረስ ነው የምጠቀመው ያለኝም አንድ ወር ድረስ ነው ያለሁበት ወይና ደጋ ስለሆነ ቦታው በቀላሉ ስለማውቅ አንድ ብር ድረስ ነው የምጠቀመው። ያው ቤተሰብ መስራት ብቻ ስለሆንኩ እሱን ብለህ ድረስ ለበስ የተክልተው ነው ትንትና በዝውውር ድረስ አልደረረም እውቀቱ ቦታው ወይና ሌጋ ቦታ ስለሆነ ሞቃት ስላለው። አይደለም ድረስ ነው የምትጠቀመው

የምትጠቀመው ስልክ ስማርት ፎን ነው? የምትጠቀመው ትንሽ ቆራር የሆነ ስልክ እጠቀማለሁ። ያው ሌባ እንዳይዘፍፈኝ ነው በከተማው ትንሽ ስልክ እጠቀማለሁ። እዚህ ባለውበት ጊዜ ረቀቀው ስማርት ስልክ ነው። የምትጠቀመው ያው እሱ ወሳኝ ነው። ሳምሰንግ ስልክ የምትጠቀመው ደስ የሚል ሳምሰንግ

ቀልድ መናገር ያወደለ አስስተኛ ላይ አየቀለድክ ሰዎችን እያሳቀህ መናገር ጥሩ ነው። የምቀልድክ እናገራለው የብዙ ጊዜ እንዲሆን ቁም ነገር ብናገር የማሳያችው እየሳቀው እያሰራሁ ነው የምናገረው ነገር ከልብ ራሱ ከእውነት የማወራ አይመስላችሁም ወይ ጊዜ ቀልዴኛና ቀልድ የማወራ ነው የምመስላችው አኔም መቀለድ ደስ ይለኛል።

ስብሰባ በሳምንቱ አንደ ጊዜ በወር አንድ ጊዜም ይደረግበታል። ስብሰባ ያስጠላኛል ብዙም ረጅም ሰዓት በተለይ የሚወራ ከሆነ የተደጋገመ ነገር ደስ አይለኝም። በህይወቴ ከማልወዳቸው ነገሮች አንዱ ስብሰባ ነው። ከተሰበሰብኩም እንኳን ረጅም ሰዓት መቀመጥ ያስጠላኛል። ግን የስራው አንዱ ባህርይ ስለሆነ ስብሰባ በወር አንድ ጊዜ ሁለቴን አደርጋለሁ

ፍየልማ አይቼ አውቃለሁ አግጄም አውቃለሁ አይቼም አውቃለሁ በልቼም አውቃለሁ። ፍየል ያው ስጋዋ ደስ ይላል እ ስታያት ደስ ትልሃለች ግን ደግሞ ኮርማ ሲሆን ያስጠላሃል ሌብነቷ ታሰጠላለች። ፍየል አግጄያት አውቃለሁ ጋልቤ እራሱ አውቃለሁ። ምግብም ያው ሁሌ ፍየል ነው ምግብ ምበላው ሲኖረኝ ሲኖረኝ።

እድለኛ ነገር የለኝም እድለኛ እጣ አይወጣልኝ የሆነ አጋጣሚ እድሌ ራሱ የጣላ መመለስ የለብኩት ነገር አላገኘም ወዶና አላገኘም አናገኝም አናገኝም አናገኝም እድል የለኝም። እንዴ ነው? የደስተኛ ግንኙነት የኛ ነገር አይደለሁም እና ያው ብዙ ጊዜ ፈለኳቸው እና የምሞክራቸው ነገሮች አይሳኩልኝም አወጡልኝም። እነዚህ ኦሬዲ የምቀጥመው

አዲስ ቴክኖሎጂ መማር እወዳለሁ። ቴክኖሎጂ ወሳኝ ነው። አዳዲስ ቴክኖሎጂዎችን መያዝ መመልከት እና መርማር መከታተል ወደያለሁ። ስለዚህ አዲስ ቴክኖሎጂ አስፈላጊ ነው ለሀገራዊም ለራስም ጥቅም አዲስ ቴክኖሎጂ በጣም ይጠቅማል። አስተማሪውን እወዳለሁ ያስደስተኛ ማለት ነው